ሌሊት ማለት እንግዲህ የቀን ተቃራኒ ነው። ሌሊት ሰው ሁሉ የሚተኛበት ሰዓት ነው። እንዲሁም በሌሊት የሚሰሩ አንዳንዴ ግለሰቦች ሊኖሩ ይችላሉ የለሊት ፈረቃ ይሆኑ ማለት ነው። ነገር ግን አብዛኛው ሰው ለሊት ሰዓት ይተኛል ማለት ነው። ስለዚህ ለሊት ማለት ጨላማ ብርሃን የሌለበት ማለት ነው። ስለዚህ እንግዲህ በሁለት ነገር አለ ተፈጥሮ ማለት ነው። ለሊት እና ቀን ቀን ፀሀይ ያለበት ነው። ለሊት ደግሞ በጨረቃ ብርሃን የምንቀሳቀስበት እንጂ ሙሉ ጨላማ የሚሆንበት ሰዓት ነው ማለት ነው

አዎ የሚለው ቃል እንግዲህ መስማማታችንን የምንገልጽበት ቃል ነው። አንድ ነገር ሊነሳ ይችላል ጥያቄ ሲነሳ ወይ ደግሞ ሀሳብ ሲሰነዘር አዎ እንደዛ ነው ብለን እንገልጻለን ማለት ነው። ስለዚህ አዎ ማለት ተቃራኒ አይደለም። ከሀሳቡ ጋር የሚስማማ መስማማታችን የምንገልጽበት ነው ማለት ነው። ወይ ደግሞ መቀበላችን የምንገልጽበት ነው ማለት ነው። እንዲሁም እውነታውን መቀበላችን የምንገልጽበት ነው ማለት ነው። ስለዚህ አዎ ብለን ስንል ሀሳቡን እንደተቀበልነው የምንገልጽበት አኳኋን ነው።

ድንች እንግዲህ ከአትክልት አይነት አንዱ ነው ለምግብነት የምንጠቀመው ሆኖ በተለያየ መልኩም ለምግብነት ልናገኝ ልንጠቀመው እንችላለን በወጥ መልክ ልንጠቀመው እንችላለን። እንዲሁም በቺፕስ መልክ እንዲሁም በ እንዳለ ተቀቅሎም ልንበላው እንችላለን ማለት ነው። የተለያዩ ቀመማ ቅመሞችን ጨምረን ልንጠቀመው እንችላለን ማለት ነው። ለሰውነታችን በጣም ጠቃሚ የሆነ ምግብ ነው ድንች። ስለዚህ ድንች በአካባቢያችን የሚገኝ ነው እንዲሁም ዋጋውን ብዙም ውዱ ያልሆነ በቀላሉ ገዝተህ መጠቀም የሚቻል ለሰውነትም በጣም ከፍተኛ ጥቅም ያለው ሳርክ የሚባል ንጽረ ነገር ያለው ነው። ስለዚህ ድንች መመገብ በጣም ጠንካራ እንደሚያደርግ ነው የሚነገረው ማለት ነው

መስጊድ ሲባል እንግዲህ መስጊድ ጸሎት የሚደረግበት ቦታ ነው የእምነቱ ተከታዮች ጸሎት የሚያደርሱበት በመስጊድ ነው የእስልምና እምነት ተከታዮች ማለት ነው። ጸሎታቸው ለፈጣሪያቸው የሚለምኑበት ወይ ደግሞ የሚሰግዱበት በመስጊድ ላይ ነው ማለት ነው የመስጊድ ግቢ ላይ ገብተው ነው የሚሰግዱ በክርስትና እምነት ተከታዮች ቤተክርስቲያን እንደሚሄዱ ሁሉ በእስልምና እምነት ተከታዮች ደግሞ ወደ መስጊድ ነው የሚሄዱት ማለት ነው ስለዚህ ትልቅ ተቋም ነው ትልቅ የእምነት ቦታ ነው ማለት ነው መስጊድ በመስጊድ ላይ ሁሉም በስርዓት ነው የሚከናወነው የእምነቱ ተከታዮች እምነታቸውን ለፈጣሪያቸው የሚያደርሱበት ቦታ ነው ማለት ነው።

"ለምን" የሚለው ቃል እንግዲህ ስለ አንድ ነገር ያልበራልን ወይም ደግሞ ግልጽ ያልሆነልን ነገር ሲኖር፣ ጥያቄ የምናቀርብበት መንገድ ነው። "ለምን እንደዚህ ሆነ? ለምን ተደረገ? ለምን እንደዚህ አልከኝ?" "ለምን እምቢ አልከኝ? ለምን አትመጣም? እንዲሁ ለምን አትሄድም?" የሚሉትን ጥያቄ አዘል የሆኑትን፣ ያልበራልንና ግልጽ ያልሆነልን ነገር ሲኖር የምናቀርብበት፣ ጥያቄ በመጠየቅ መልኩ የምናቀርበው ሀሳብ ነው ማለት ነው። ስለዚህ "ለምን?" በምንልበት ጊዜ ብዙ ሐሳቦችን በውስጡ አለው ማለት ነው። ስለዚህ "ለምን እንዲህ ሆነ?" ስንል እንግዲህ ማብራሪያ ስንፈልግ ነው ማለት ነው፤ ከሰው፣ ከሰዎች ማብራሪያ ስንፈልግ ራሳችንም ለራሳችን ስንጠይቅ "ለምን እንዲህ አደረግኩት?" የሚለውን የጸጸት መልክ ስንጠይቅ ለራሳችን የምንናገረው ነው ማለት ነው። ስለዚህ "ለምን" የሚለው ሀሳብ ሰፊና በብዙ መልኩ ልንጠቀምበት የምንችለው ነገር እንደሆነ ልናይ እንችላለን ማለት ነው።

አፕሬል ስንል እንግዲህ ሚያዚያ ማለታችን ነው ሚያዚየ በጣም ፀሀይ የሚከርበት ወቅት ነው። ገብሬዎቹም የመጀመሪያ እርሻቸው የሚያርሱበት ወቅትም ነው። እንዲሁም የአዝመራ እህልም የሚዞርበት ነው ዝናብ ከዘነበ ማለት ነው አዝመራ የሚዘራበት ነው። ሚያዚያ ከወራቶቹም የስምንተኛው ወር ለሚገኝ ማለት ነው በኢትዮጵያ አቆጣጠር ስምንተኛው ወር የሚሆነው ማያዚያ ነው ማለት ነው። ስለዚህ ሚያዚየ ማለት በጣም ፀሀይ የሚከርበት እንዲሁም ገበሬዎቹም እርሻቸው የመጀመሪያ የበጋ እርሻቸውን የሚያርሱበት ዝናብ ከዘነበም የአዝመራ እህላቸውን የሚዘርሩበት ወቅት ነው ማለት ነው

ማን ስንል እንግዲህ ሰዎችን ለማጣራት ስንፈልግ ነው ማነው ያደረገው ይሄን ነገር ወይ ደግሞ ማነው የነገረ? ማነው ያን ሰውዬ ብለን ለማጣራት የሰዎችን ማንነት ለማጣራት ወይ ደግሞ ድርጊት የፈጸሙት አካላት እነማን እንደሆኑ ለማጣራት የምንጠይቅበት ወቅት ነው ማለት ነው። ስለዚህ ማነው ስንል ማን ስንል እንግዲህ ሁኔታዎችን እንደገና ደግሞ ማንነትን ሰዎችን የሰዎች ማንነትን ለማጣራት የምናደርገው ጥረት ነው ማለት ነው። ስለዚህ ብዙ ጊዜ ማነው ያደረገው? እንላለን ማነው የነገረህ? እንላለን እንዲሁም ማን ነው የነገረሽ? እያልን ነገሮችን ለማጣራት የምናደርግበት ሂደት ነው

አመት ማለት እንግዲህ አስራ ሁለት ወራቶች ያለው ወቅት ማለት ነው አስራ ሁለት ወር ሙሉ የሆነው አመት ብለን እንጠራዋለን። እንግዲህ ከመስከረም ጀምረህ ነው በኢትዮጵያ አቅጣጠር ከመስከረም እስከ መስከረም ያለው ነው አንድ አመት ብለን የምንጠራው። ቋጉሜንም ጨምረህ ማለት ነው አምስቷን ቀን የቋጉሜንም ጨምረህ አስራ ሁለት ወሩን ጨምረህ አንድ አመት ብለን እንጥረዋለን ማለት ነው። ስለዚህ አመት ስንል አስራ ሁለት ወራት ወይ ደግሞ ሶስት መቶ ስሳ አምስት ወይ ስሳ ስድስት ቀናቶችን ያቀፈ ነው ማለት ነው።

ነገ ስንል እንግዲህ አሁን ካለንበት ቀን የሚቀጥለው ቀን ማለታችን ነው የሚቀጥለው ቀን የሚሆነው ነገ ብለን ነው የምንገልጸው ወይ ደግሞ አሁን የሌሌ ለነገ ብለን እንገጻለን ማለት ነው ገና ያልደረስንበት ቀን መሆኑ ነው። ገና ያልደረስንበት ቀን ማለት ነው ነገ ብለን እንጠረዋለን ማለት ነው። ስለዚህ ያለፈው ቀን አይደለም። የዛሬም አይደለም። እንግዲህ የሚቀጥለው ቀን ማለታችን ነው። ስለዚህ ነገ ስንል ገና ያልደረስንበት ሁኔታውን ያላወቅነው ምን ሊሆን እንደሚችል ገና ልናውቀው የማንችል ቀን ማለታችን ነው

ግባ ስንል እንግዲህ አንድ ሰው ወደ ቤት ሲመጣ ወይ ደግሞ ደጃፍ ላይ ሲቆም ግባ እንላለን ማለት ነው። ወደ መኪናም ግባ እንል እንችላለን ወደ ቤትም ግባ እንል እንችላለን። ስለዚህ ሰው እንዲገባ ስንጋብዝ ወይም እንዲቀመጥ ስንጋብዝ ግባ ግቢ እንላለን ማለት ነው። ስለዚህ ግባ ስንል ወደ ቤት ውስጥ ሊገባ እንዲገባ ይሆናል እንዲሁም ወደ መኪና እንዲገባ ይሆናል ወደ ተለያየ ነገሮችን ገብቶ እንዲቀመጥ ወይ አረፍ እንዲል የምንጋብዝበት ሂደት ነው። ግባ ማለት

እንደምን አመሹ ስንል እንግዲህ ወደ ማታ አካባቢ ወይም ደግሞ ከሰአት አካባቢ ያለው ክፍለ ጊዜ ነው። እንግዲህ እንደምን አመሹ ስንል የአክብሮት ሰላምታ ነው። ለትልቅ ሰው ነው እንደዚህ የምንለው እንግዲህ ከእኛ እድሜ የበለጠ ሰው ወይ ደግሞ ታላቅ ሰው የሚባለው እንደ ቄስ ትልልቅ ሰዎች ሊሆን ይችላሉ። እንደዚህ ብለን የምንጠራው ለአቻችን ሲሆን እንደዚህ ብለን አንጠራም። እንደምን አመሸህ እንደምን አመሸሽ ብለን ነው የምንጠራው። ነገር ግን ከእኛ የበለጠ እድሜ ያላቸው ሰዎች ወይ የተከበሩ ብለን የምንቆጥረው ሰው ከሆነ በእንደዚህ አይነት ነገር ሰላምታ እናቀርባለን ማለት ነው። ስለዚህ ሰላምታች ጤንነታቸው ስንጠይቅ ነው ይሄን የምንለው እንደምን አመሹ ብለን የምንጠራቸው ማለት ነው። የምንተዋወቅ ወይ ደግሞ የምን ሰላምታ የምናቀርብላቸው ስለዚህ ይሄን ሀሳብ በጣም ሰፊ ነው። ለወንድም ለሴትም እንደምን አመሹ ብለን መጥቀስ እንችላለን ወይ ደግሞ ሰላምታ ማቅረብ እንችላለን ማለት ነው

አባት ማለት እንግዲህ ወላጅ አባት ነው እንግዲህ የወለደ አባት ወይ ደግሞ አባት ሆኖ ያሳደገ አባት ብለን እንጠራዋለን እንግዲህ አባት ሲባል ከልጅነት ጀምሮ ተንከባክቦ እየቀለበ እያለበሰ እያስተማረ ብዙ ሀላፊነቶችን ተሸክሞ የሚያሳድገን ማለት ነው ወደ ቁም ነገር የሚያበቃን ማለት ነው ስለዚህ የአባት ሀላፊነት በጣም ብዙ ነው አባት የሚሸከመው መከራው ብዙ ነገር ነው እንግዲህ ልጆችን ለማብላት ለማልበስ ለማስተማር ወደ ቁም ነገር ለማድረስ አባት የሚወስደው ሀላፊነት ብዙ ነው ስለዚህ አባት ስንል ይሄን ሰው ነው ማለት ነው።

ዳቦ ስንል እንግዲህ ዳቦ ከስንዴ ወይ ደግሞ ከገብስም ሊሰራ ይችላል። ለምግብነት የምንጠቀመው የሚበላ ነገር ነው። ዳቦ በጣም በተለያዩ ነገሮችን ሊሰራ ይችላል በተለያዩ አሰራሮችም ሊሰራ ይችላል ማለት ነው። ዳቦ አንዳንዱ በምጣድ ሊሰራ ይችላል። በትላልቅ የመጋገሪያ ዳቦ መጋገሪያም ሊሰራ ይችላል። እንዲሁም በባህላዊ መንገድም ሊሰራ ይችላል ማለት ነው። ዳቦ ስለዚህ እንደየአካቢው እንደየማህበረሰቡ እንደየልምዱ ይለያያል ማለት ነው። የዳቦን አሰራር አንዳንዶቹ በጣም በጣም የሚጣፍጡ ዳቦ በባህላው መልኩ ይሰራሉ ማለት ነው። እንደዚህ ዳቦ ሲሰራ በተለያየ መልኩ የሚሰራው ሆኖ በተለያየ ቅርጽ መጠን እንዲሁም የተለያየ ነገሮችም ተጨምሮበት ሊሰራ ይችላል ማለት ነው። በተለይ ዳቦ በብዙ በብዙ የዳቦ መጋገሪያዎችን የተለያየ ቅርጽና መልክ እንዲሁም የተለያየ ጣዕምን እንዲኖረው ተደርጎ ይሰራል ማለት ነው።

ፕሮግራም ስንል እንግዲህ እቅድ ማለታችን ነው ስለ አንድ ነገር የምንሰራው ዝርዝር ሁኔታን አውጥተን እንዴት እንደምንፈጽመው የምናስተካክልበት ሂደት ነው። ፕሮግራም ማለት ስለ አንድ ዝግጅት ወይንም አንድ ስራ ጉዞ ሊሆን ይችላል ስለዚህ ለዚህ ሁሉ የሚበቃን ጊዜ የሚበቃን ገንዘብ መድበን የሚበቃን ወይ የሚሰራው የሰው ሀይልንም ጭምር መድበን የምናወጣው የእቅድ ነው ማለት ነው። ስለዚህ አንዳንዴ በእቅዳችን ልንፈጽመው እንችላለን አንዳንዴ ደግሞ እቅዳችን ላይሳካ ይችላል ማለት ነው። ምክንያቱም የተለያዩ ምክንያቶች እቅዳችን እንዲሰናከል ወይ አለም መሰራት ሊያጋጥመን ይችላል። በሂደት ነገር ግን ብዙ ጊዜ እቅዶች ወይ ፕሮግራም ይወጣሉ ማለት ነው። እንዲህ እንፈጽማለን በዚህ መልኩም እናከናውነዋለን። እነ እገሌም ይሄን ይሰሩታል ተብሎ ሰዎችም ሊመደቡበት ይችላሉ። ነገር ግን በተለያየ ምክንያት ስራዎቹን ሳይሰሩ ወይ ደግሞ በተባለለችው ሰዓት ሳያልቅ ሊቀር ይችላል ማለት ነው። ይሄም ማለት በስራ አጋጣሚ በስራ ሁኔታ እንደዚህ አይነት ሂደቶችን ወይ ደግሞ የውጫዊ ተጽዕኖዎችን ሊደርስበት ይችላል። ማለት ለ ስራው መቆራረጥ ወይ ደግሞ በጊዜው አለማለቅ ሊያጋጥም ይችላል ማለት ነው። ስለዚህ ፕሮግራም ስንል እቅድ ስለ አንድ ጉዳይ እቅዳችን ማለታችን ነው

ስሜ መሃር ነው ሌላ ስም የለኝም መሃሬ እባላለሁ ማለት ነው። ትክክለኛ ስሜ ነው። ይህ ለዚሁ ብዬ ያወጣሁት ስም አይደለም። ስሜ የምጠራበት ስሜ ነው ማለት ነው ስለዚህ እኔ በዚህ ስሜ ስጠራ ነው ደስ የሚለኝ ማንኛው ሰውም በስሙ ሲጠራ ይወዳል ይባላል። አንዳንድ ሰዎች በቅጥያ ስማቸው ወይ ደግሞ በቅጥል ስማቸው ሲጠሩ እሰማለሁኝ። እኔ ግን እንደዚህ አይነት የቅጥል ስም የለኝም ማለት ነው ትክክለኛ ስሜ ነው የተናገርኩት። ስለዚህ በትክክለኛ ስም መጠራት ተገቢ ነው ብዬ አስባለሁ።

ባንክ ስንል እንግዲህ ገንዘብ የምናስቀምጥበት ተቋም ማለታችን ነው። ባንክ ብዙ ገንዘቦችን የሚቀመጥ በባንክ ነው። በመንግስት ቁጥጥር ይደረግለታል። ሁሉ አሰራሩም በመንግስት ቁጥጥር ያለ ነው ማለት ነው። የግል በሆነ የመንግስት ባንኮች በመንግስት ቁጥጥር ናቸው። ከመንግስት ቁጥጥር ውጪ አይደሉ። ማለት ነው። ስለዚህ ባንክ ስንል ገንዘብ የሚቀመጥበት ቦታ ወይ ደግሞ ቢሮ ማለት ነው። ስለዚህ ገንዘባችን በአደራ ሄደን የምናስቀምጥባቸው ህግ ባለው መልኩ የተጠያቂነት ባለው ጥበቃ ያለው ነው ማለት ነው። ስለዚህ ባንክ ሲባል ዝም ብሎ ቀላል አይደለም። በቀላሉም የሚቆም አይደለም። ብዙ ደንበኛሽ ያሉት ብዙ ብር የሚቀመጥበት የደንበኞች ማለት ነው ሰራተኞች ያሉት ብዙ ሲስተም ስራዎችን ያሉት ተቋም ነው። ትልቅ ተቋም ነው። ለአንድ ሀገር ባንክ በጣም ወሳኝ ነው።

እንኳን ደስ አለ ስንል እንግዲህ ደስታ የሚፈጥሩ ነገሮችን ስናይ ወይ ስንሰማ ነው እነዚህ የሚፈጠሩበት ወቅት ደግሞ አንዳንዴ በምረቃት ቀን ሊሆን ይችላል ልጅ ሲወለድም ሊሆን ይችላል። ልጅ ሲያገባም ሊሆን ይችላል ወይም ደግሞ ወንድም እህት ሲያገቡ ወይ ሲመረቁ ሊሆን ይችላሉ። ስለዚህ ባል ሲመረቅ ወይ ደግሞ ጥሩ ነገር ሲደርሰውም ሊሆን ይችላል። ብቻ ጥሩ ነገር የደረሰው ሰው እንኳን ደስ አለህ የሚል የደስታ መልእክት እንሰጠዋለን ማለት ነው። የደስታ ምኞት ወይ ደግሞ መደሰታችን እኛም አብረን ደስ ማለታችን የደስታችን ሁኔታ የምንገልጽበት ነው ማለት ነው። እንኳን ደስ አለህ ብለን ለአንድ ሰው ስንነግረው

እባክህ ስንል እንግዲህ ለወንድ የምንገልጽበት ሂደት ነው። ለወንድ ተባእት የምንገልጽበት ነው እንግዲህ እባክህ ማለት ጥፋት እንዳይፈጽም ወይ ደግሞ ወደ ጉዳት እንዳይሄድ የምንማፀንበት ሂደት ነው በሌላ ጎንም እባክህ ማለት አንድ ነገር ስንጠይቅ ወይ እየጠየቅን ካለን እንዲሰጠን ወይ ደግሞ እንዲያበድረን ሊሆን ይችላል ወይ ደግሞ እንዲተወንም ሊሆን ይችላል ስለዚህ ተማጽኖት ነው ማለት ነው መማጸን ማለት እንግዲህ ከመጨቃጨቅ ወይ ደግሞ ከጥላቻ እንድንድን እባክህ ተወኝ ልንል እንችላለን ማለት ነው ስለዚህ እባክህ ስንል ብዙ በብዙ መልኩ መንገር እንችላለን ማሳመን እንችላለን ወደ እኛ ቀልባቸው እንዲሰሙን ወይ ደግሞ እንዲያዳምጡንም ሊሆን ይችላል ማለት ነው ስለዚህ እባክህ ስንል ቀልባችን ወደ እኛ እንዲመጡ ወይ ደግሞ እንዲያዳምጡን ለማድረግ ሊሆን ይችላል ማለት ነው።